የጨረቃ ብርሃን ገጠር በገጠራማ ኢትዮጵያ ክፍል ላደገ ሰው እየተለየ ትውስታ ነው የሚኖረው። አብዛኞቹ ስራዎቹ ለሊት የመከው የመከውን እንትን አጋጣሚ ስላለ። የጨረቃ ብርሃን ለኢትዮጵያ የገጠርማው ክፍል በጣም ጥሩ ትውስታ አለሁ። በሌሊት መስኖ ማጠጣት ሊኖር ይችላል። በሌሊት ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እህል ለማሰብሰብ የተሰበሰበ እህል ተነስቶ መውቃት። ሊኖር ይችላል እንደውም ነብር ያለበትን ሰፈር በለልት የማረስ ትሬንድ ስላለ የጨረቃ ብርሃን በእጅግ በጣም የሚወደድና የሚያስፈልግ ነገር ነው። በኢትዮጵያ ገጠርማ ክፍን በእርግጥ አሁን ከተማው ላይ ጨረቃ ኖራ አልኖር ዋት አቭር ሀፕን ፀሀይ አለ። ማለት መብራት ስላለ ጨረቃ ያን ያክል ጎልቶ የሚታይ ነገር አይደለም። በገጣራማው ክፍል ግን ጨረቃ ሲሆን ለምሳሌ ምሽት አካባቢ ወደ ገጠራ ከቤት እራቅ አርጎ ከብት አስሮ መመለስ ሊኖር ስለሚችል። ያኔ ለመመለስ እጄ የባትሪ መጠቀም። ባህለችን በደንብ የጎለበተ ስላልሆነ በጨለማ ልንመጣ እንችላለን ያኔ ጨረቃው በእጅጉ ታስፈልገናለች እና የጨረቃ ብርሃን ደስ የሚልና የሚወደድ ነገር ነው።

በልጅነት የምወደው ጨዋታ ገና ጨዋታ ነው ገና ጨዋታ ከመስከረም በኋላ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ድረስ የምንጫወተው ጨዋታ ነው። በተለይ የሰማያዊ ዝናብ መቀነስ ከምድር የሚወጡ ምንጮች መቀነስን ተከትሎ በህፃንነታችን በአባቦች መካከል እየተሯሯጡ ሜዳው አበባ ማሳረ የተሞላ ስለሆነ በዚህ መካከል ሩር ሰርቶ መጫወት መታገል ትግል። ሌሎች አይነት ጨዋታዎች ደስ የሚሉ የጨዋታቸው ናቸው። እንደ ከተማ ልጆች እግር ኳስ ተጫውቼ ያደኩ ሳልሆን በልጅነቴ በህፃንነቴ እርሻ ያረስኩ መሆኑን ምንም ያክል ግን። ምንም ይሄን ያክል ሰው ያወቀው አይነት ጨዋታ ባይኖርም የገና ጨዋታ ሌሎች ሌሎች ጨዋታዎች ለኔ የተለዩ እና ደስ የሚሉ ናቸው በልጅነቴም አሁንም ድረስ የምወዳቸው ናቸው። ትልቅ ሆኜ ራሱ እነዚህንን ጨዋታዎች እጫወታለው በአመት አንዴ ቢያንስ እንጫወታለን ገናን የክርስቶስ ልደትን። ሰምነህ ሰባሰብ ከየተበተንበት ምን ሰባሰብ ወጣቶች በአንድ ላይ ከአካባቢው ልጆች ጋር ሆነን እንጫወታለን

ዋው ዋው ዋው ደስ የሚል ጥያቄ ነው የምትወደው አትክልት ሁሉንም አትክልት እወዳለሁ እጅግ በጣም የሚወደደው አቮካዱ አቮካዱ በቃ ነፍሴ ነው በየትኛውም ሲቹዌሽን ተዘጋጅቶ የሚሆን ጥሬውን ላጥ ለጥ አድርጎ መብላት በቃ አቡካዲን ነፍሴ ነው ከዚህ ቀጥሎ እነ ወይን ፍሬዎችን ፍሬ ወይን ማሳ ላይ ገብቶ የሆነ ፍሬ መብላት ማንጎ ፓፓያ እነዚህ እነዚህ ነገሮች የአትክልት ምርጫዋቸው ናቸው በተለይ ደግሞ ሲሰሩ ምንድነው በእሳት ነክቷቸው ሲወጡ በጣም የተሻለ እንትን ስሜት ደስታን ይፈጥሩልኛል እነዛ እወዳቸዋለሁ አቡካዶ ግን ምንም አልደራደርም የትኛውንም የትክልት አይነት አቅሞ ከዚህ መረጥ ብቻ አቮካዶ እመርጣለሁኝ። አቮካዱ ባዮሎጂካሊ በጣም ብዙ ጠቀሜታ አለው እንደ ጤና ከዛ አንፃር ብቻ ሳይሆን ለኔ ጣዕሙ የተለየ ጣዕም ይሰጠኛል ከማር እኩል ነው የምወደው

የቤት እንስሳ አለኝ አዎ በጣም ብዙ ላም በሬ በግ ፍየል ፈረስ እነዚህ አሉኝ። በተለይ ላሞች እና በሬዎች ላይ ት ትልቅ ትኩረት አለኝ። የጋማ ከብቶች አየር ንብረት አሁን እየ እየ አልተ አልመቻቸው እያለ ስለመጣ ወደ ቀንድ ከብቶች ነው የዞ የዞርኩትኝ። ላምና በሬ በብዛት አለኝ ወተት ለወተት አገልግሎት እና ለእርሻ አገልግሎት ይሁኑኝ ይሆኑኛል። በሮቹ ከዚህ በተጨማሪ ሌሎችንም የግብርና ስራዎች ይከውኑልኛል እህል ይወቁልኛል። በሚዘራ ጊዜም መሬት ለማስጠቅጠቅ ይጠቀሙኛል እና የቀንድ ከብቶችን በጊዜ አሉኝ በጎቹ አብዛኛውን ጊዜ የምጠቀማቸው ለምግብነት ነው። አመት በዓል በመጣ ቁጥር የመ ዮሐንስ ሂደርሚካኤል ገና እነዚህ እነዚህ የሚጠቅም ጥምቀት ፋሲካ የ በአ የጾም መግቢያ ምናምን በመጣ ቁጥር ለምግብነት የምጠቀማቸው እነሱን ስለሆነ። የቤት እንስሳዎች በግ ፍየል እና የጋማ የቀንድ ከፍቶች አሉ

ጥያቄውን አስተካክዬ ልመልሰው መሰለኝ ወደ ስራ ኖት ትሄዳለህ ይሆን ይሆን ወደ ስራ ኖት። የተለመደ አማርኛ አይደለም በእኛ አካባቢ ኖት የሚለው እና ኖት ይላል ከሆነ? አዎ እሄዳለሁ በስራ ወደ ስራዬ ሁል ጊዜ ጠዋት እነሳለሁ የተለመደውን ኢትዮጵያዊ በተለይ ይሄ ባህሉ ነው። መጸለይ የለት ጸሎት እደርሳለሁ ዳዊት። ምደገም ከሆነ ደግማለሁ ውዳሴ ማርያም ደግማለሁ ከዚያ። ሜቢ ቁርስ ከተዘጋጀልኝ ቁርሴን በላና ከዚያ ወደ ስራ እሄዳለሁ።

ፍየል አይቼ አውቃለሁ። አብረውኝ ነው ያደጉት ፍየል ጠብቄ ነው ያደግኩት። ፊያል ስለፊያል ብዙ ብዙ ነገር ማለት የምችል ይመስለኛል። ፊየል በተለይ ቆላ አካባቢ ምንም የምትወድ ቢቶንም። እኛ ያለንበት አካባቢ ሞሬት ቴምፕሬቸር ነው ያለው እና እዚያ ላይ ይረባሉ። ኮመንሊ የሆነ ሰዓት ላይ አፋቸው ላይ የመቆሳሰል በሽታ አላት። እንትን ህመም ያጋጥማቸዋል ያኔ በጣም ይከሱብናል ይሞታሉ ምናምን ያ ነገር እስካሁን ድረስ። በሀኪምም በሎካልም መታከም ያልቻለ ነገር ነው። ፍየል ላይ ትልቅ ክሳር ከምያደርስብን ነገር ውስጥ ያኛው ህመም ነው። ጥፍራቸው ላይ የሆነ ጫጓት የሚባል ነገር የመግባት አጋጣሚ አለው። ከዚህ በተጨማሪ እኛ አከባቢ ዝናብ ስለሆነ ያው ሞሬ ቴምፕሬቸር ነው ብያለው እና ክረምት ላይ የመዝነብ አጋጣሚው ብዙ ስለሆነ ካዘነበባቸው የትም አይገኝም። በቃ ወይ ቤት ነው የሚገኙት ወይ ትላልቅ ዛፍ ስር ነው እንትን የሚሉት። ብትን ነው የሚሉት አንዴ ከጫካ ነው የሚያወጡት። ከዚያ እንደዚህ አይነት አጋጣሚ አለ ትላልቆቹ ደግሞ ይሄ ወንድ ወንዶች ማለት ነው ጠቦቶቹ የመሽተት እድል አለ እንትን አጋጣሚ አላቸው እየጎረሱ ሲሄዱ።

ስራዎችን ብቻ አይደለም ፋይሎችን ለራሱ በቅደም ተከተል ላፕቶፕ ላይ አስቀምቶም በቅደም ተከተል ምክንያቱም ሌላ ጊዜ ለመፈለግ። ቅደም ተከተል ካልሆነ በቃ ፋይልሽ እየሰፋ ፋይል እየጨመረ እየበዛ በሄደ ቁጥር። አድካሚ ነው የሚሆነው ፍለጋው እና ላለመፈለግ ብዙ ላለመድከም ፋይሎችን በቅደም ተከተል ቅደም ተከተሉ የተለየ መንገድ ሊሆን ይችላል። በሽደላት ቅደም ተከተል በአልፋ ቤት ሊሆን ይችላል። ሶርት ባይዴት በዚህ ቀን የጀብ ፋይሎች በዚህ ቀን። የማስቀመጥኳቸው ፋይሎች ብሎ ማስቀመጥ ሊችል ሊሆን ይችላል። በሳይዝ በትላልቅ ሳይዝ ሊሆን ይችላል። እንደዚህ እንደዚህ አድርጌ አስቀምጠዋለሁ

የምወዳቸው ቁጥሮች ከአንድ እስከ ሰላሳ ባሉት ውስጥ አብዛኛውን ጊዜ የቅዱሳት በዓላት በኢትዮጵያ ውስጥ የሚውሉ የቅዱሳት በዓላት ቀናቶችን ነው። ከአንድ እስከ ሰላሳ ያሉ ቀኖችን በእያንዳንዱ ቀን ቅዱስን ባል ስለሚያስታውስ ያንን ቅዱስ ባል ያንን ቅዱስ መሰረት አድርጌ ቀኖችን እወዳቸዋለሁ። በተለይ ስላሴ ሰባት ሲሆን አስራ ሁለት ሚካኤል አስራ ስድስት ኪዳነ ምህረት አስራ ዘጠኝ ገብሬል ሃያ አንድ ማርያም ሃያ ሰባት መድኃኒዓለም ባለወልድ ሃያ ዘጠኝ ባለወልድ እያልኩኝ። እንደዚህ እንደዚህ አድርጌ የምወዳቸው ቁጥሮች ከቃሎች በዚህ ከዚህ ጋር የተያያዘ ስለሆኑ እነዚህ እነዚህን ቁጥሮች ወዳቸው

እንደ አየር ንብረት ሆኖ በቤት ውስጥ ወይንም በውጭ የመሆን እድል እድሌ እንደ አየር ንብረት ነው ቀዝቃዛ አየር ንብረት ከሆነ ቤት ውስጥ ነው ቁጭ ምለው ወፈር ያለ ልብስ ለብሸ ሞቃት አየር ንብረት ከሆነ ደግሞ ውጪ መቀመጥ ጥላ ስር መቀመጥ ደስ ይለኛል እና በቤት ውስጥ እና ውጭ የመቀመጡ እድል እንደ አየር ንብረት ነው የሚወሰነው። አሁን ቤቱ በጣም የሚሞቅ ከሆነ ውጪ ቁጭ ብሎ ነፋስ መቀበል ትልቅ ነገር ነው ደስ የሚል ነገር ነው። ቀዝቃዛ ከሆነ ደግሞ ቤት ረጅም ጃኬት ወፈር ያለ ልብስ ለብሶ። ስራዎችን መከውን ማንበብ ሊሆን ይችላል መጽሐፍ ሊሆን ይችላል። ሌሎች ዶክመንቶች ላፕቶፕ ላይ የሚሰሩ ስራዎች ሊሆን ይችላል ሌሎችም ስራዎች መስራት። ደስ ይለኛል ገጠር ስትሆኚ ደግሞ ቀዝቃዛም ይሁን ሞቃትም ይሁን ምንም ነገር ይሁን በቃ ስራ ካለ መስራት ነው። ለምን ከቀኑ ስድስት እስከ ዘጠኝ ሰዓት አይሆንም የሌለ ፀሀይ ቢኖረው ለራሱ ወጥቶ መስራት ይኖራል

የበጋ ወቅት የበጋ ስራዎችን ነው የምሰራው እህል መሰብሰብ አለ። የሁለቱም ቦታ ላይ ነው ከተማን ገጠርም ስለሆነ የሚኖረው የህልም መሰብሰብ አለ የተሰበሰቡ ህሎችን መውቃት አለ። እነዛን ደግሞ ለገበያ የሚቀርቡትን ለገበያ ማቅረብ ለማቅረብ ለህልብ ለቤት ለፍጆታ የሚውሉትን ለፍጆታ መለየት እነዚህ እነዚህ ነገሮችን እሰራለሁ። ከሆነ ደግሞ የቀጣይ ክረምት። ለሰብል መዝራት የሚያገለግሉ መሬቶችን የማረስ መሰንጠቅ ፀሀይ በመታው ቁጥር መሬት የማብቀል እድሉ ሰፊ ስለሆነ በጊዜው አርሰን ፀሀይ እንዲህ እንዲያገኘው እናደርጋለን። እና የበጋ ስራችን እነዚህ ናቸው

ምን ያክል ጊዜ ስብሰባ ተደረገላችሁ ስብሰባ የምናደርገው እንደ አስፈላጊነቱ ነው በወር ሶስቴም ሊሆን ይችላል በወር አራቴም ሊሆን ይችላል። በሳምንት ሁለቴም ሊሆን ይችላል እንደ ስብሰባው አስፈላጊነት። በወር ሙሉ በሶስት ወር አንድም ሊሆን ይችላል እና እንደ ስብሰባ አስፈላጊነት ስለሆነ ስብሰባ የምናደርግበት ጊዜ ይሄ ነው ያ ነው ተብሎ የሚወሰን አይደለም። እንደአስፈላጊነቱ ሲያስፈልግ አስቸኳይ ስብሰባ ሊጠራ ስለሚችል። ስብሰባ የምናደርግበት ጊዜ በቁጥር በውል የታወቀ አይደለም

ኡ በዚህ ጉዳይ ላይ እንኳን በጣም ሰነፍ ነኝ። ልብስ በስርዓት ማስቀመጥ ኡ በቃ እልብሳለው እታጠባለው ልብስ እቀይራለው እወረውራለው አጥባለው የሆነ ቦታ እሰቃቅላለው መተው ነው። እና ልብሶቼ በስርዓት የተቀመጡ አይደለም መቶ በመቶ በቃ በዚህ አምኜ ነው የምሸነፈው። በቃ አክቶኝ ነው ዛሬ ዛሬ አጥፌ በስነ ስርዓት አስቀምጬ ነገ ደግሞ በትኜያቸው አገኛለው። ልብሶቼ በስነ ስርዓት የተቀመጡ ናቸው ብሎ ማውራት አያስደፍረኝም።

የስራ ገደብ ይሄነው የስራ ሰዓቴ ብዬ የማስቀምጠው የለም ስራ ካሰብኩ ያንን እሰራለሁ። ጨርሼነው የማረፈው። ብዙ ጊዜ እንደውም ብዙ ጊዜ እንደውም የቲም ወርክ የጋራ ስራ ስንሰራ ሴትዬዎ የማያስማማኝ ነገር በቃ ስራ ጨርሰን እንረፍ። አንዴ ከተቀመጥን መነሳት ደስ አይለኝም። እንደውም በተለይ ምግብ ሰርቶ መመገብ ከበሉ በኋላ መስራት ወይ ለነፍሴ ነው የሚያስጠላኝ። ከዚህ ከዚህ አንፃር ስራው ለረጅም ሰዓት የመስራት እድል አለ